እስከ ሃያ አምስት ኪሎ ሜትር መጓዝ እችላለሁ በእግሬ ማለት ነው በባዶ እግሬ። በጫማ መጓዝ እችላለሁ። ገጠራማውን የኢትዮጵያ ክፍል ማቋርጠው በእግሬ ነው። ብዙ ኪሎሜትሮችን ከዚህም በላይ ማቋረጥ እችላለሁኝ በጣም ጠንካራና የማይበገር ሰውነት ስላለኝ። በእግሬ መጓዝ

በስልክ ገንዘብ ትልካለህ? አዎ። ብዙ ጊዜ ስልክ በስልክ ገንዘብ እልካለሁ። ወደተለያየ ቦታ ለምሳሌ በዓል ሲሆን እንደገና ደግሞ ለነጋዴዎች እቃ ስገዛ ገንዘብ በስልክ እልካለሁ ወደ ባንክ አልሄድም። ምክኒያቱም ዲጅታል ስለምጠቀም አሁን ላይ ባንክ ቤት ሄጄ ወረፋ ምናምን መጠበቅ አይመቸኝም። እንደራሴ ማለት ነው። ስለዚህ ስልኬን ከምንም በላይ ብር ለመላላክ እጠቀምበታለሁ። ሌላው ምንድነው በስልኬ ገንዘብም እቀበላለሁ። ይላክልኛል ከተለያየ ሀገር ከተለያየ ባንክ አዎ እንደዛ ነው።

መዘመር ትወዳለህ? አዎ እወዳለሁኝ ግን ብዙም የማውቀው መዝሙር የለም የማውቀውን እዘምራለሁ። የመዝሙር ጥቅም ብዙ ነው መንፈስን ለማደስ ይረዳል። እንደገና ደግሞ ድምጽን የተሻለ ለማድረግ ይረዳል። ሌላው ደግሞ ሰዎችን ለማጽናናት ለማስደሰት። ሌላው ደግሞ ምስጋና ለማቅረብ። የተለያየ ባህል በተለያየ ሃይማኖት መዝሙር የየራሱ ትርጓሜ አለው። ለምሳሌ መዝሙር በኦርቶዶክስ ፈጣሪን ለማመስገን ይረዳል። መዝሙር በሌላ ደግሞ የሀገርን ሉዓላዊነት ለማስከበር የሚዘመሩ መዝሙሮች ይኖራሉ። የህዝብ መዝሙር አለ የግለሰብ የቤተሰብ የቤተ እምነት። እያልን መቀጠል እንችላለን ማለት ነው

የስራ ጊዜ ገደብ ታስተካክላለህ አዎ አስተካክላለሁ ለምሳሌ የሚሰጠኝ ሰዓት በጣም አጭርና ስራዎቹን በዛ ውስጥ መከወን የማልችልበት ሁኔታ የሚፈጠር ከሆነ። የስራ ጊዜ ገደብን አስተካክላለሁ ወይ እንዲጨመር አደርጋለሁ። የተሰጠኝ ሰዓት ደግሞ በጣም ብዙ ከሆነና በአጭር ጊዜ ውስጥ የምጨርስ ከሆነ እሱን ደግሞ ሰአቱን የማሳጠር ሁኔታውን የማስተካከል አድቫንቴጆችን እጠቀማለው ማለት ነው። የስራ ገደብ። ጊዜን ማስተካከል ከሚሰጡን ጥቅሞች ውስጥ አንደኛ የምንሰራው ስራ በቅልጥፍናና በብቃት ጊዜያቸውን ጠብቀው እንዲከውኑ። ሁለተኛ ደግሞ ለምንፈልገው አላማ በጊዜው ለማድረስ። ሶስተኛ ደግሞ ለሚፈልገው አካል ለማድረስ እንጠቀምበታለን። የስራ ጊዜ ገደብ ማስተካከል ባህላችን ማድረግ ይኖርብናል ማለት ነው።

የምታስታውሰው ጥሩ መምህር አለ? አዎ የማስታውሰው ጥሩ መምህር ለምሳሌ ከሃይማኖት ከሚያስተምረኝ መምህራኖች ውስጥ የማስታውሰው መምህር አለ። በስነ ምግባሩ በጣም የተከበረና ትልቅ ሰው ነው። ሁለተኛው ደግሞ በጣም ምሁርና የተማረ ሰዎችን የሚያከብር የተለየ ተሰጥኦ ያለው፣ ማስተማር የማይሰለቸው፣ የማይደክም እና ሁለተኛ ደግሞ ከአለማዊ የማስታውሰው መምህር አለ። እሱም ደግሞ የስነ ህይወት መምህር ነው። የትምህርት አሰጣጡን ሰዎች በሚረዱበት መንገድ የምሳሌ አሰጣጡ በጣም አሪፍ ነው። እና የማስታውሳቸው ብዙ ምህራን ቢኖሩም እሱ ግን ለኔ ትልቅ ቦታ አለው ብዬ አምናለሁ። እንደ አጠቃላይ እነዚህ ሁለቱ ለኔ ህይወት የተለየ ቦታ ይኖራቸዋል።